የምትወደው ምግብ ምንድነው? የምወደው ምግብ እንጀራ ነው ምክንያቱም። ኢትዮጵያ ውስጥ ብዙ ጊዜ። አብዛኛው ህብረተሰብ የሚበላው እንጀራ ነው እንጀራ ማለት እንዴት ነው የሚሰራው። ብዙ ጊዜ ከጤፍ ነው የሚሰራው። ጤፍ ከተለቀመ በኋላ ከተስተካከለ በኋላ ይፈጭና። ከተፈጨ በኋላ ደግሞ። ጤፉ ይቦካል ከዛ አብሴት ይጣላል ይጋገራል። በነጭ ሊሆን ይችላል በቀይ ሊሆን ይችላል በድብልቅ ሊሆን ይችላል። በተለያየ የጤፍ አይነት እንጀራ ይጋገራል ማለት ነው። ስለዚህ እንጀራ ብቻውን ሳይሆን የሚበላው። የተለያዩ የወጥ አይነቶች የተለያዩ የአትክልት አይነቶች በመጨረሻ እንጀራ ብዙ ጊዜ እንመገባለን። ስለዚህ ብዙ ጊዜ አብዛኛውን ጊዜ የምንመገበው ምግብ ነው ይሄ ማለት ግን እንጀራ ብቻ እንመገባለን ማለት አይደለም። መኮረኒ እንበላልን ፓስታ እሩንስ። እንዲሁም ደግሞ አትክልትን እንመገባለን። ግን እንደ ኢትዮጵያዊነታችን ዋናው መገለጫችንን እንጀራ ስለሆነ የምንበለው እንጀራ። እንጀራ ነው ብዙ ጊዜ የምንበለው ማለት ነው። ለምሳሌ የሆነ ከውጭ ሀገር እንግዳ ቢሚመጣብን ባህላችንን የምናስተዋውቀው ምንድነው? በእንጀራ። እንጀራ በዶሮ ወጥ ሊሆን ይችላል በሽሮ ሊሆን ይችላል በምስር ሊሆን ይችላል በአተር ክክ ሊሆን ይችላል። በተለያዩ የወጥ አይነቶች በድንች ሊሆን ይችላል እሱን መሃል ላይ አድርገን በእንጀራ እያጠቀስን እንበላለን። ስለዚህ በጣም የምንወደው እና ብዙ ጊዜ አብዛኛውን ጊዜ በህይወታችን ውስጥ የሚስተናገደው የምግብ አይነት። እንጀራ ነው ማለት ነው። እንጀራ ብቻውን ሳይሆን እንጀራ ከወጥ ጋር ተጨምሮ ነው

የድሮ ፎቶዎችን ትይዛለህ አዎ የድሮ ፎቶዎቼን እይዛለሁ ምክንያቱም የሰው ልጅ የተለያየ እድሜ ደረጃ ላይ የተለያየ ባህሪ የተለያየ ገጽታ የተለያየ መልክ ስለሚኖረው የድሮ ፎቶችን መያዝ በጣም ነው ደስ የሚለኝና የሚያስደስተኝ ስለዚህ የድሮ ፎቶችን እይዛለሁ። እንዳይጠፉብኝ ጎግል ላይ አስቀምጣለሁ ለምሳሌ የልደት ፎቶ አንድ ሰው ሲወለድ ፎቶ ቢነረው ቢኖረው ከዛ አንድ አመቱ ላይ ሁለት አመቱ ላይ እያለ በየአመቱ የተለያየ ቦታ ላይ የተለያየ ፎቶ በሚነሳበት ጊዜ ለዚያ ሰው ትዝታ እንደ ትዝታ ይቀመጥለታል ማለት ነው። ለምሳሌ አንድ ሰው የሆነ መዝናኛ ቦታ ቢሄድ ሀገር ሊጎበኝ ቢሄድ ብዙ ቦታ ተማሪ እያለ ዩኒፎርም ለብሶ ሊሆን ይችላል ፎቶ ቢነሳ ለእሱ ትልቅ ትዝታ ነው የሚሆነው። ስለዚህ ፎቶ እንደ ቅርስ እንደ ሀብትም ስለሆነ የድሮ ፎቶዎችን መያዝ ማስቀመጥ መስቀል በአልበም አድርጎ ማስቀመጥ በጣም ደስ ይለኛል። ለምሳሌ አሁን እኔ እንዴት ነው? የአንደኛ ክፍል ያለው ፎቶ አለኝ አንደኛ አመት ያለው ፎቶ አለኝ ዩኒቨርሲቲ ስገባ ፎቶ አለኝ ስንመረቅ ፎቶ አለኝ አሁን ላይ ፎቶ አለን እና ሁሉንም ፎቶዎች ባየሁ ቁጥር የተለያዩ ተዝታዎች ነው የሚያመጡብኝ። ጓደኞቼ ጋር የተነሳዋቸው ፎቶዎች ሳይ በዛ ጊዜ ያሳለፍኩት ጊዜ ትዝ ብሎኝ ወደ ኋላ ትዝታ ስለሚያመጣብኝ። በጣም ነው ደስ የሚለኝ። ለምሳሌ የጣና የሄድኩበት ፎቶ ሳይ ስለ ጣና አስባለሁ ሀዋሳ የሄደኩበት ፎቶ ቢኖረኝ ስለ ሀዋሳ አስባለሁ። አሁን ላይ በህይወቴ ላይ ነፍሰ ጡር ሆኜ የተነሳሁት ፎቶ ካለ እንዴት ነፍሳ ጡር እንደነበርኩኝ። ትልቅ ትዝታን በህይወቴ ውስጥ ስለምፈጥር በዛ ላይ ደግሞ ሰው ሊያልፍ ይችላል እና በማልፍበት ጊዜ ለተለያየ ሰው እንደዚህ ነበረች እዚህ ጋር እዚህ ነበረች ተብሎ ስለኔ ማንነት ያወራል ብዬ ስለማስብ። የድሮ ፎቶዎችን በንጽህና በተለያየ ቦታ ላይ አስቀምጣለሁ ስለዚህ። ለኔ የድሮ ፎቶ ትዝታ ነው የድሮ ፎቶ ማስታወሻ ነው የድሮ ፎቶ ቅርስ ነው። የድሮ ፎቶዎቼ ማንነቴና መገለጫዎቼ ናቸው። በዛ ላይ የየራሴን ለውጥ አይበታለው ድሮ ሰውነቴ ምን እንደነበረ ወፍራም ሆንኩኝ። አሁን ላይ እንዴት እንደሆንኩኝ የድሮ ውበቴ ምንድነው አሁን ላይ ያለው ምንድነው? የድሮ ምቾቴ ምንድነው አሁን ላይ ምንድነኝ? የድሮ መልኬ የፀጉሬ ሁሉ ነገሩ የድሮ ገፄን ያሳየኛል እና የድሮ ፎቶ ሲኖር ከዛሬ ጋር እያነጻጸርን ይሄ እንዲህ ነበረ ይሄ እንዲህ ነበረ። ብንረሳው እንኳን እንዳንረሳው የሚቀመጥ የድሮ ፎቶ ለኔ ትልቅ ስለሆነ። የድሮ ፎቶዎቼን በአግባቡና በንጽህና አስቀምጣለሁ። ወይም እይዛሁ

የእቃ ቁጥጥር የእቃ ድርጋለህ? አዎ የታቁጥጥር አድርጋለሁ። ምክንያቱም ቤቴ ውስጥ የተለያየ ሰው ሊኖር ይችላል ለራሴም ሊሆን ይችላል ነው። እቃዎቼን በአግባቡ መያዝ ስላለብኝ። ቁጥጥር አደርጋለሁ ለምሳሌ አጋዦች ነበሩኝ ብዙ ጊዜ። እና ምንድነው ምን ሆኖ እቃ ወይ ሊሰበር ይችላል ወይ ሊበላሽ ይችላል ወይ ሊጠፋ ይችላል። ይሄ የዛ ጊዜ እቃዎቹ አስፈላጊ ሆነው ሲሰበሩ ዝም ይላሉ። አስፈላጊ ሆኖ ሲበላሹ ዝም ይላሉ። ስለዚህ ያኔ እቃዬን ገብቼ እያንዳንዱን እቃ ያለው ማለት ነው። ለምንድነው ይሄ እቃ የት አለ ይሄ እቃ የት አለ ብዬ እቃዎችን ለመቆጣጠር። ጊዜ ሰጥቼ አያለውበሌላኛው በኩል ደግሞ የሚሄድ። ያ ሌላኛው ነገር የምንሰራበት ቦታ ላይ ለምሳሌ የሚሰራው የቴክኒካል ነገር ወይም ደግሞ የሆነ ሲስተም ሲበላሽ እነሱን ማስተካከል ስለሆነ ለነሱ የምትጠቀምባቸው የተለያዩ መሳሪያዎች አሉ ፔንስ አለ። የተለያዩ ብዙ መሳሪያዎች አሉ ኢንተርኔት የምንቆጣጠርበት መሰዋሪያ አለ። ስለዚህ እሱን ቆጥረን ነው የምናስቀምጠው። በየጊዜው በየሰአቱ ስለምንጠቀምበት እሱ ከሌለ ይቃ ቁጥጥር ካላደረግን ማንኛውንም ሰው ገብቶ ልወስደው ስለሚችል። ገብተን በምንወጣበት ጊዜ እቃዎችን መኖራቸውን አረጋግጠን ቁጥጥር አድርገን ነው። እንደገና ወደ ቤታችን የምንመለስ ሊላኛው ደግሞ መስሪያ ቤታችን ውስጥ አሉ የኮምፒውተር ብዛት ሊሆን ይችላል የማውዝ ብዛት ሊሆን ይችላል። እንዲሁም የፓወርን ደግሞ መርጄ የምንሰጥበት ሊሆን ይችላል እሱን እሱን እያንዳንዱን ነገር መቆጣጠር ስላለብን ሀላፊነትን ስለተሰጠን እየተቆጣጠር የትኛው ስራ እንደማይሰራ የትኛው ደግሞ ስራ እየሰራ እንደሆነ የትኛው ደግሞ ጥገና እንደሚያስፈልገው በየደረጃው እንለየዋለን። ለምሳሌ ማውዞቹ የማይሰሩትን ለብቻ የሚሰሩትን ለብቻ ምንም አይነት ጥገና የማያስፈልጋቸውን ለብቻ አድርገን እያለን እንጠይቃለን። ጥገና የሚያስፈልጋቸውን ጥገና እንሰጣለን። አዲሶቹን ደግሞ ደንተኛ እንዲጠቀምበት እናስቀምጣለን በመስሪያ ቤት ደረጃ ማለት ነው። በቤት ውስጥ ከሆነ ግን። አሁን ለምሳሌ ሻይ የሚጠጣበት ሻይ ብርጭቆ ሊሆን ይችላል። ከተሰበረ መገዛት አለበት። ዝም ማለት የለብንም እሱን ለማድረግ ቁጥጥር አደርጋለሁ። ማንኪያ ይጠፋል ብርጥቆ ይሰበራል የለኝም ደግሞ ስቶቭ ሊሆን ይችላል እሱ በሚበላሽበት ጊዜ ጥገና ስለሚያስፈልግ። ወይ ራሴ ጥገና አደርጋለሁ ወይ ደግሞ ጥገና ቤትን ለመውሰድ መቆጣጠር አለብኝ የሚሰሩልኝ ልጆች ግን ዝም ብለው ሲበላሽም ዝም ሊሉ ይችላሉ። ሲወድቅም ዝም ሊሉ ይችላሉ ሲጣፋም ዝም ሊሉ ይችላሉ። እቃችን እቃዬን እንደራሳቸው ላይዙት ስለሚችሉ በየቀኑ እየገባው የዕቃዬን ነው ሁኔታ ምን ላይ እንዳለ የትኛው ነው እንደጠፋው። የትኛው እንደተበላሸ የትኛው ጥገና እንደሚያስፈልገው። የትኛው ደግሞ ጥገና ሳያስፈልገው ራሴ ምን ማድረግ እንዳለብኝ አስቤ ማድረግ ያለብኝን አደርጋለሁ። የሚታጠበው ዛሬ የትኛው ነው የማይታጠበው የትኛው ነው። ከላይ መቀመጥ ያለበት የትኛው ነው ከታች መቀመጥ ያለበት የትኛው ነው። አሁን ላይ የሚያስፈልገን እቃ የትኛው ነው ይሄ እቃዎቹን ለመለየት ጥረት አደርጋለሁ። ከዛ በዛ መሰረት እቃ ቁጥጥር አደርጋለሁ። የሆነ ሰውን መጥቶ ያላመልንኩት መስሎ ነው አመኔታ ከሌለኝ እዚያ ሰው ላይ። በሚወጣበት ጊዜ እቃዎቼን እከታተላለሁ እቃዎቼ የት እንዳስቀመጥኳቸው አያለው። በትክክል ከተቀመጡ ዝም እላለሁ። በትክክል ካልተቀመጡና ከተዘበራረቁ ግን እንዲያስተካክልልኝ ደግሞ ራሴ ገብቼ እቃዬን ማስተካከል እንዳለብኝ ይሰማኛል እና አስተካክላለሁ። በአጭሩ እቃ በምናደርግበት ጊዜ። ጊዜያችንን ሰአታችንን ተጠቅመን እቃዎቹን በ በየትኛው ደረጃ ላይ እንዳሉ የቆዩ ከሆኑ መጣል ካለባቸው ወይም ደግሞ እንደገና ለሌላ ነገር የሚውሉ ከሆኑ ለሌላ ነገር እንዲሆኑ ለማድረግ። አሁን ላይ መጠገን ካለብን እሱን እንድንጠግን መጠቀም ካለባቸው እንድንጠግን። የተለያዩ ነገሮችን ለማድረግ እቃ ቁጥጥር ብዙ ጊዜ አደርጋለሁ

ማታ ከስራ በኋላ ምን ታደርጋለህ? የሚል ነው ማታ ከስራ በኋላ የተለያዩ ነገሮችን አደጋለሁ በመጀመሪያ የማደርገው ልክ ከስራ እንደመጣው። ልብሶቼን እቀያየራለሁ እያወራሁ ያለሁት ስለመስሪያ ቤት ስራዬ ነው። ማታ መጥቼ ልብሶቼን ከቀያየርኩ በኋላ የቤት ልብሴን እለብሳለሁ ልጆች ስላሉኝ ልጆቼን እነሱን መክሰስ ለመመገብ መክሰስ እሰራለሁ የተለያየ ነገር እሰራላችኋለሁ እኔም መክሰሴን እበላለሁ። መክሰስ ከበላሁ በኋላ እራት እሰራለሁ እራቴን ከሰራሁ በኋላ ግን ያው እራት መብላት ስላለብን እራት ከበላን በኋላ። ብዙ ጊዜ በየቀኖቹ የተለያየ ነገር ነው። የምናደርገው ወይ አብረን ከባለቤቴ ከልጆቼ ጋር ፊልም እናያለን። ወይ ደግሞ መጽሐፍ አነባለሁ ወይ ደግሞ በስልኬ ላይ ሶሻል ሚዲያ ስለምጠቀም ዛሬ አለም ምን ላይ ነች የሚለውን ገብቼ ዳሰስ ዳሰስ አደርጋለሁ። ከመተኛቴ በፊት ወይም ደግሞ ብዙ ስራ ከሌለኝና ቤት ውስጥ ምግቦች የተዘጋጁ ከሆኑ። ወክ አደርጋለሁ ወይም ማታ ከልጆቼ ጋር የእምነት ቦታ እሄዳለሁ እንጸልያለን አብረን እንዝናናለን። ከእሱ መልስ አሁንም ጊዜ ካለን ካፌ ገብተን ቁጭ ብለን ማኪያቶ ሊሆን ይችላል ቡኛ ሊሆን ይችላል ሻይ ሊሆን ይችላል እሱን እየጠጣን እናወራለን እንጫወታለን ቤት ውስጥ ከሆንን ግን ፊልም እናያለን። እንጫወታለን ራሳችን ተረት ተረት ልጆቼን አስጠናለሁ። የተለያዩ ስራዎቼን እሰራለሁ ይሄ ሁሉ ሰርቼ ከጨረስኩ በኋላ ግን። ምንድነው የማደርገው? ፊቴን እግሬን እጄን ከታጠብኩ በኋላ። የማታ ጸሎት አድርሼ ወደ መኝታ ክፍል ነው የማመራው መኝታ ክፍል ከሄድን በኋላ የመኝታ ልብሳችንን ለብሰን እንተኛለን። ይሄ ሁሉ የሚሆነው መቼ ነው? ብዙ ጊዜ ከስራ ከመጣው በኋላ። የተለያዩ ስራዎች ስለምሰራ በየቀኑ የተለያየ ነው ሰኞ ለምሳሌ። ስራ ከሌለኝ ቤተክርስቲያን ሄደን ቤተክርስቲያን ሄደን ጸልይን ተምረን እንመጣለን። ማክሰኞ ደግሞ ቤት ውስጥ ስራ ካለኝ ቤት መክሰስ እሰራለሁ እራት እሰራለሁ ቡና አፈላለሁ። እንግዳ ከመጣብኝ ከእንግዳ ጋር እጫወታለሁ ሩቅ ከሆነ ደግሞ በሌላኛው ቀን። ምንም ስራ ከሌለኝ አሁን ፊልም ከፍተን በፊልም እንዝናናለን። ሌላኛው ቀን ላይ ደግሞ ወጥተን ወክ እያደረግን ካፌ ተቀምጠን እያወራን ጓደኞቻችንን እያገኘን ስለዚህ በየቀኑ ከማታ ከስራ በኋላ የተለያየ ተግባራት እና የተለያየ ክንዋኔ ስለምከውን